እሺ አመሰግናለሁ የስራ ቦታ እንዴት ነው? ያው የ ስራ ቦታዬ ለስራ ምቹ የሆነ ብዙ ጊዜ ተመሽቶኝ ነገሮችን አስቤ የምሰራበት ነው። ግን ያው ይሄን ስል ደግሞ ብዙ ቅንጡ ያልሆነ ነገር ነው። ነገር ግን ያው እንደሁኔታው ከሌሎች አንፃር ሲነጻጸር የተሻለ እንደሆነ ለመናገር ያክል ነው።

በምን? ሰዓት ትነሳለህ ያው ሁል ጊዜ ጠዋት አስራ አንድ ሰዓት ላይ እነሳለሁ። ወይም ደግሞ ዘገየሁ ካልኩ አስራ አንድ ተኩል ላይ እነሳለሁ። እነዚህ የስራ ቀናት በሚሆንበት ቀን ነው። ለምሳሌ ከሰኞ እስከ አርብ ባሉት ቀናት ማለት ነው ቅዳሜና እሁድ ምናልባት ያው ዊክ ኤንድ ስለሆነ። አንድ ሰዓት ተኩል ምናምን ወይም አንድ ሰዓት ላይ ልነቃ እችላለሁ። ነገር ግን በእኛ ሰዓት አቆጣጠር አስራ አንድ ሰዓት እና አስራ አንድ ተኩል ላይ ሰኞ እስከ አርብ ባሉ ቀናት እነቃለሁ

እሺ አመሰግናለሁ ቤትህን እንዴት? ታስውባለህ ያው ቤት የሚዋበው እንግዲህ አንደኛ ሲያረጅ። የቀለሙ ካረጀ ምናምን ያው ቀለም ይቀባል። ሲቀጥል ደግሞ ያው ጽዳት የሚፈልግ ነገር ከሆነ ጽዳቱ። በማጽዳት እንደገና ደግሞ ያው እንደዚህ ቦታዎችን ይሄ የሶፋ ቦታዎችን የቲቪ ቦታዎችን በመቀያየር ቦታዎችን ቀይሮ በማስቀመጥ። ቤትም ማስዋብ ይቻላል። እና እኔም አደርጋቸዋለሁ እንደዛ እንደዚህ

እንግዲህ በባህላችን ሰርግ እንዴት ይከናወናል? ያው አሁን ድሮ ድሮ ከአንዱ ከወንዱ ወላጅ እናት አባቶች ሽማግሌ ወደ ሴቷ ይላካል። ስለዚህ ምንም ሴትና ወንድ ሳይተዋወቁ የሚጋቡበት ሁኔታ ነበር። አሁን አሁን ግን ያው እርስ በእርሱ ተዋውቆ ከዛ ሽማግሌ ተልኮ በሽምግልና እሺ ተብለው ነው። ወደ ትዳር የሚሄዱትና መጀመሪያ። የወንዱ ቤተሰብ ነው ሁልጊዜም ቢሆን ሽምግልና ወደ ቤተሰብ ወደ ሴቷ ቤተሰብ የሚልከው። ከዛ ያው እርስ በእርሳቸው ስለተፈቃቀዱ እሺ ስለተባባሉ እሺ ካሉ ወላጆች ይገባሉ ማለት ነው። መጨረሻ ላይ

በመስመር ላይ ሙዙቃ ትሰማለህ? ማለት ያው ቀጥታ የሆኑ ዌብሳይቶች ወይም ደግሞ ቀጥተኛ የሆኑ አስተላላፊዎች በመጠቀም ሙዚቃ ታዳምጣለህ ወይ? የሚል ሀሳብ ስላለው አዎ። አዳምጣለሁ አዳምጬም አውቃለሁ ቀጥታ ምክንያቱም ያው ቀጥታ የሚተላለፉ ብዙ ፕሮግራሞች ስላሉ እነሱም ፕሮግራሞች ደግሞ እከታተላለሁ። ከዛ ያው መስመር ላይ ፈልጌም ቢሆን ደግሞ የምከታተላቸው የሙዚቃ አይነቶችም አሉ

የምሳ እረፍት ምን ያህል ጊዜ ነው? የሚለውና የምሳ እረፍት ብዙ ጊዜ የሚሰጠው ከስድስት ስድስት ተኩል እስከ ስምንት ሰዓት እስከ ሰባት ተኩል ባለው ውስጥ ነው እና ያለ አንድ ሰዓት ያክል የምሳ እረፍት አለ የአንድ ሰዓት። የምሳ እረፍት ይሰጣል እሱን ያው በትክክል የሚጠቀመውም አለ። ከዛ ውጪ ደግሞ ረዘም አድርጎ ተጠቅሞ ወደ ቢሮ የሚገባ አሉ። ነገር ግን ያው አንድ ሰዓት ነች። የምሳ እረፍት

የምታስታውሰው ልዩ በዓል አለ? የማስታውሰው ልዩ በዓል ያው እንደሚታወቀው ልደቴ እንግዲህ ይሄ የዘመን መለወጫ የምንለው በእኛ ነውና እሱ የዘመን መለወጫ። ልደቴም ስለሆነ አብሮ ስለሚከበር ማስታወሰው ልዩ በዓል ነው ብዬ አስባለሁኝ። እሱ

ሹራብ መስራት ትችላለህ እ ወይም መስፋት ትችላለህ ነው የሚለው እ ሹራብ መስፋት አልችልም። ለምሳሌ ይሄ ልጆች ዝም ብሎ ከቤት ሲቀደድ ምናምን በመርፌ ማስያዝ ወይም ደግሞ የተወሰኑ እ ከዲዛይን ስራ ውጪ የሆኑ ነገሮችን ለምሳሌ ሲቀደድ ይሄ ሲፌቱ ምናምን ሲላቀቅ እነሱን ማስያዝ ልችል እችላለሁ። እንጂ ሹራብ መስፋት እ አልችልም። እኔ መኪና ተጠቅሞ ይሄ ጋርመንት ገብቶ መስራት አልችልም።

ደብዳቤ መጽሐፍ ትወዳለህ ደብዳቤ መጽሐፍ ብዙም አልወድም ምክንያቱም ያው አሁን ጊዜ የምንጠቀመው ስልክ ነው። ስልክ ደግሞ ያው ብዙ ነገር ማስጠቀም ይችላል እና ቴክስት መጻጻፍ ይችላል። መልእክቶችም የምንጻጻፈው በስልክ ነው እንደገና ደግሞ ያው የምንለዋወጠው የተለያዩ መልእክቶች የምንለዋወጠው ተደዋውለን ነውና። መጻፍ ብዙም አስፈላጊም አይደለም ደግሞም ብዙ ጊዜ አልወድም እኔ። ደብዳቤ መጻፍ

ምን አይነት ቦርሳ ትጠቀማለህ? ያው ብዙ ጊዜ የሸራ ቦርሳዎች ናቸው ለላፕቶፕ ወይም ደግሞ ለተለያዩ ነገሮች ለልብስ መያዣ የምትጠቀማቸው የሸራ አይነት ቦርሳዎች ናቸው። ከዛ ውጪ ቦርሳ ተጠቅሜ አላውቅም፤ ያው ብዙም ምቹ ምቹት አይሰጠኝም ሌሎችም ለመጠቀም እና በአብዛኛው ጊዜ የምትጠቀማቸው የሸራ ቦርሳዎች ናቸው።

መብራት ሲቆረጥ ምን ታደርጋለህ? ያው እኔ የምትችለው ከቆጣሪ በፊት አይነት ከሆነ ለምሳሌ ከቋጣሪ ካለው በኋላ ከሆነ እኔ የምችለው ከሆነ እኔን ለማስተካከል እሞክራለሁ። ብዙ ጊዜ እኔን የማስተካክለው ከዛ ውጪ ከቆጣሪ በኋላ ያለው ወይም መብራት አይነት ከሆነ ግን ያ ባለሙያ መጥቶ እንዲያስተካክለው አደርጋለሁኝ። እንደዛ ነው ያለው ሁኔታ አሰራሩም እንደዛ ነው የሚፈቅደው።

በእጅ መጻፍ ትወዳለህ ወይ የሚል ጥያቄ ነውና? በእጅ መጻፍ አዎ እወዳለሁኝ። ያው ብዙ ጊዜ አልተለመደም እንደውም እዚህ ሀገር። በኮምፒውተር መጻፍ ምናምን ያው ትንሽ ፍጥነቱም ምኑም ስለሚያስቸግር። በእጅ ለመጻፍ ምቹ ሁኔታ ያለነውና ያው በእጅ መጻፍ ተመራጭ ያደርገዋል። ስለዚህ እኔ ደግሞ ብዙ ጊዜ በእጅ መጻፍ ነው የምወደው።